አጭበርብር የሚለው ይሄ የተሰጠን ነገር አረፍተ ነገር ነው። አጭበርብር ማለት አታልል ማለት ነው። ሰዎችን ሸውዳቸው ሰዎችን ማጭበርበር ማለት። በጣም አሉታዊ የሆነ ሀሳብ ነው። ይሄ ትክክለኛ ያልሆነ ማህበረሰባዊን የማይፈቅደው ህግ የማይፈቅደው ማጭበርበር ይባላል ማለት ነው። ማጭበርበር አጭበርበር አጭበርበር አጭበርብር ማለት አታልል ማለት ነው ሰዎችን አሳስት ማለት ነው ይህ ደግሞ ትልቅ ስህተት ነው። ሰዎች እኛ ልናታልላቸው ወይም ልናሳስታቸው አይገባንም። ምክንያቱ ሰዎች አሁን ብናጭበረብር ነገ ደግሞ እነሱም ያጭበረብሩናል። አንድ ነገር የጊዜ ሁኔታ ሆኖ ነው እንጂ ማጭበርበር በጣም ትልቅ ስህተት ነው ማለት ነው። ሰዎችን ተራድተን ከምናጭበረብር ይልቅ ለእነሱን ጥሩ ነገር ብናስብ በጣም ጥሩ ይመስለኛል ማለት ነው። እኔ ለምሳሌ ብዙ ሰዎችን ያልሆነ ነገር ያወቅኩትን ነገር አላጭበረብርም ትክክለኛ ቢሆንም ምላሽ ነው የምሰጣቸው ማለት ነው። ስለዚህ እያወቁ ሌላ ነገር የሚሰጡን ከሆነ ይህ ምን ይባላል ማጭበርበር? ወይም አጭበርበር እየተባለ ይጠቀሳል ማለት ነው። አጭበርብር የሚለው ቃል ግን ለአንድ ሰው የሆነ ስንሰጥ ማለት ነው። ለምሳሌ የሆነ እቃ የተሳሳተ የሆነ ሰው እቃ ቢገዛ ካራ ከመርካቶ ይህንን እቃ ሽጠው ሲባል እንዴት አድርጌ ልሽጠው የሚል ጥያቄ ሊጠይቅ ይችላል? እና ሰዎች ምን ብለው መመልስ ይችላሉ? አጭበርብር ብለው ይመልስለታል ማለት ነው። አጭበርብር ማለት አታለል ሰዎችን አሳምነህ በውሸት ማሳመን ማለት ነው። ስለዚህ ሰዎችን በውሸት ማሳመን ደግሞ አንደኛ ማህበራችንን ህዝባችንን መጉዳት ነው። የምናጭበረብራቸው ሰዎች መቼም የኢትዮጵያ ውስጥ ሀገር ሰዎች ናቸው ስለዚህ እናትና አባታችንን ማጭበርበር ደግሞ በመጽሐፍ ቅዱስም የተፈቀደ አይደለም። በማህበራዊ ልምዱም የተፈቀደ አይደለም በመንግስትም የተፈቀደ አይደለም ማለት ነው። ለምሳሌ በመንግስት ስንሄድ አንድ ሰው ሲያጭበረብር ከተገኘ የዘመናት እስራትን ይፈረድበታል ማለት ነው። ወይም ትልቅ የገንዘብ ኪሳራ ያጋጥመዋል ካልሆነ ይታሰራል ማለት ነው። ስለዚህ እኛ ከምንታሰር ማህበራዊ ህይወታችንን ከምንጎዳ እንዲሁም እናትና አባታችን ከምንጎዳ ይህ ማጭበርበር ብናስቀረው በጣም ጥሩ ይመስለኛል ማለት ነው። ሰዎች የሚያጭበረብሩት በጣም በብዙ ነገር ነው። በገንዘብ ብቻ አይደለም የሀሳብ ማጭበርበር አለ። የገንዘብ ማጭበርበር አለ የእምነት ማጭበርበር ማጭበርበር አለ የቦታ ማጭበርበር አለ። ስለዚህ እነዚህን ነገሮችን በጥንቃቄ ተረድተን ትክክለኛ መልስን መስጠት ይኖርብናል ማለት ነው። የምናጭበረብረው ነገር ምንድን ነው? ለምሳሌ ትክክለኛው እምነት አንድ ሰው ኦርቶዶክስ እምነት ነው ቢለን ይህ ራሱ የሚያውቀው ቢሆን ለሰዎች ደግሞ ወደዚህ እምነት እንዳይመጡ ትክክለኛው እምነትማ ሙስሊም ነው ብሎ ቢያስተምር የሰው አጭበርባሪ ይባላል ማለት ነው። ስለዚህ ይህሰው ምንድነው? አጭበርበር ተብሎ ተልኳል ማለት ነው። ስለዚህ አጭበርብር ማለት ሰዎችን ወደ ስህተት የሆነ ሀሳብን ማስገባት ማለት ነው። ይህ ደግሞ ትልቅ ትልቅ ስህተት ነው። ሰዎች ማጭበርበር የለባቸውም ሰዎች እኛ ሰዎች ለሰዎች መከባበር እምነታችንን መጨመር ሲኖርብን ሰዎችን እያጭበረበርን ህይወታችንን የምናስቀጥል ከሆነ በጣም ትልቅ ስህተት ይሆናል ማለት ነው። እና ሰዎች በማጭበርበር ውስጥ ሊሳተፉ አይገባቸውም ሊያጭበረብር አይገባም። የሚያጭበረብሩትን ነገር ማወቅ ይኖርባቸዋል ማለት ነው። ማንም የምናጭበረብረው እየጎዳነው ነው የሚል ሀሳቡን መውሰድ ይኖርባቸዋል ዝም ብለው እናጭበረብራለን እናጭበረብራለን ተብሎ እንደ ከብት መመራት ጥሩ አይመስለኝም ማለት ነው። ስለዚህ ማጭበርበር ለማንም የሚጠቅም ሀሳብ አይደለም ለማንም የሚጠቅም አይደለም። ለጊዜው መስሎን አጭበርብረን ከፍተኛ ገንዘብ ወይም ከፍተኛ ሽልማት ሊያጋጥምብን ይችላል ይህ ግን ለጊዜው ነው እንጂ ዘላለማዊ የሆነ የአእምሮ ሰላምን አይሰጥም ማለት ነው። የአእምሮ ሰላም ማለት ከማንም በላይ ነው። ከመንግስት የምታገኘው አይደለም ወይም ከሌላ ሌላ ነገር የምታገኘው አይደለም። ይህ የአእምሮ ሰላም የሚመጣው ከእምነትህ የተነሳ ነው ማለት ነው። ስለዚህ ለእምነትህ ብቁ የሆነ ሰው አንዱ ይሄ የአእምሮ ከአእምሮ ማጭበርበር ወጥቶ በጣም ደስታ ይሰማዋል ማለት ነው። ስለዚህ ይህንን ሀሳብ ወደ መጨረሻ የሆነ ሀሳብ ስናጠቃልለው አጭበርብር የሚለው ለአንድ ሰው አሳስት የተሳሳተ አስተያየትን ወይ መልእክትን ወይም የተሳሳተ ስጥ ስንለው ማለት ነው። ይህ ማለት ነው።

ስድስት የሚለው ቃል ቁጥር ሲሆን ሰዎች በቁጥር መልክ የሚጠቀሙት የአንድ ነገር መገለጫ ማለት ነው። ስድስት የሚለው ነገር እንዴት ይገኛል ብለን ብናስብ ስድስት ማለት ቁጥሮች በጣም ብዙ ናቸው። መነሻቸው ግን ዜሮ ነው ማለት ነው። ከዜሮ ጀምረን ስንቆጥር በሰባተኛው የሚገኝ ማለት ነው ማለት ነው። ስድስት ማለት እንዴት ነው ብለን ብንገልጽ? ስድስት ማለት የሆነ የክብ ታችኛው ክብ ሆኖ ላይኛው ደግሞ የሆነ እጥፍ ያለች ማለት ነው። ይቺ የድሮ የቁጥር ሲመዘግቡ አባቶቻችን ምን አይነት ጎበዞች እንደነበሩ ምን አይነት ተመራማሪዎች እንደነበሩ በዚህ ማወቅ ይገባናል ማለት ነው። የአሁን ልጅ አሁን በዛ ጊዜ ቁጥር ባይሰጠን ኖሮ የአሁን ትውልድም ቁጥር ምንም ሊጠቀም አልነበረም ማለት ነው። ግን አሁን ይሄ ቁጥር በመኖሩ ምክንያት ለአንድ ነገር ትክክለኛ መገለጫን እንሰጣለን ማለት ነው። ለምሳሌ ዳቦ ስንት ነው? ብለን በአንድ ዳቦ መሸጫ ቦታ ስንሄድ ስድስት ብር ነው ይሉናል ማለት ነው። የስድስት ብር ለብር መቁጠር። በሰላሳ ስድስት ብር ስንት ዳቦ አገኛለሁ? ቢል አንድ ሰው ስድስት ዳቦ ታገኛለህ ማለት ነው። ስድስት ዳቦ ደግሞ ምን ይገልጽልናል ብዛት ይገልጽልናል ማለት ነው። አንደኛው ስድስት የሚለው የብዛት መገለጫ ነው ማለት ነው ብዛትን የምንገልጽበት ነው። ሌላ ቀርቶ ስድስት የሚለው ደግሞ ለሰአት መጠቀም እንችላለን። ለምሳሌ ሰዎች የምሳ ሰዓት በኢትዮጵያውያን አብዛኛው የምሳ ሰዓቱ ስድስት ነው ስድስት ሰዓት ማለት ነው። ይሄ ደግሞ ጊዜን የሚለካልን ማለት ነው። ስድስት በሀሳብ ሀሳቡን ስናጠቃልለው የአንድ ነገር መለኪያ የአንድ ነገር ብዛትን የሚገልጽልን ቁጥር ማለት ነው። ስለዚህ ስድስት የሚለው የኢትዮጵያውያን እንዴት ሊመጣ ቻለ የሚል መጠየቅ ይገባናል። ቁጥሮች እንዴት ሊፈጠሩ ቻሉ የሚል ሰዎች ዝም ብለው አሚን ብለን ልንቀበለው ሳይሆን መመራመር በጣም አስፈላጊ ነው። ማለት ነው። መመራመር ደግሞ አንዱን ሀሳብ እንጥላለን ሳይሆን ከየት እንደመጣ እንዴት እንደመጣ የሚለው ነገር ማወቅ ሲኖርብን ማለት ነው። ይህንን አውቀን ደግሞ ይህንን ተረድተን ሰዎች ትክክለኛ የሆነ ምላሽን ልንሰጥ ይገባናል። ካልሆነ ስህተት ስለሆነ ማለት ነው። ስለዚህ ስድስት የሚለው አነጋገር የብዛትን የሚገልጽልን ሲሆን አባቶቻችን የድሮ ሊቃውንት የሚባሉ የኦርቶዶክስ እምነት ተከታዮችን የፈጠሩት ነው። ስድስት እንዴት ብሎ ሊመጣ ቁጥሮች እንዴት ሊቆጠሩ ቻሉ። ስንል ቁጥሮች ለመጀመሪያ ጊዜ ቁጥርን የፈጠሩ ማን ናቸው? ብንል የአዳም ሰባተኛ ትውልድ ወይም ከአዳም ጀምሮ ሲሆን አዳም ደግሞ ምን ብሎት ነበር? ጌታችን በአምስት ተኩል መጥቼ ከልጅህ ልጅህ ተወድጄ አድንሃለሁ ብሎት ለአዳም በአምስት ተኩል ብሎት ነበር ያን ጊዜ ቁጥር መቁጠር ተጀመረ ይላል። ስለዚህ ቁጥር መቁጠር የተጀመረው በአዳም ዘመን ነው ማለት ነው። ምክንያቱም አዳም ኃጢአትን ሰርቶ ወደዚህ መሬት ሲወርድ። እግዚአብሔር ደግሞ መች ታድነኛለህ ብሎ አዳም ሲጠይቀው እግዚአብሔር ምን አለ በአምስት ተኩል አለው። በአምስት ተኩል ማለት በአምስት ሺህ አምስት መቶ ዘመን ከልጅህ ልጅህ ተወልጄ ከሰማያት ወርጄ በእለተ አርብ በእለተ መስቀል ተሰቅዬ አድነሃለሁ ብሎ የተስፋ ቃል ሰጥቶት ነበር እና አዳም ምን አደረገ ይህ ቁጥርን መቁጠር ጀመረ። ማለት ነው። ይህ ቁጥር አቆጣጠር ደግሞ በምን ሲቆጥር ነበር በጨረቃ ይቆጥሩ ነበር ማለት ነው። ጨረቃን ይቆጥሩ ነበር ዘመናትን ይረዱ ነበር ማለት ነው። ከዛ በኋላ ቁጥርን መቁጠር ተጀመረ። ከዛ አንድ ሁለት ሶስት አራት አምስት ስድስት እየተባለ መቀጠል ጀመረ ማለት ነው። በዚህ ምክንያት ነው ቁጥሮችን ሊፈጠሩት የቻሉት ማለት ነው። ስለዚህ በዚህ ምክንያት እንጂ በሌላ መልኩ አይደለም ማለት ነው። ለምሳሌ ፍደላት ለመጀመሪያ ጊዜ ማነው የቀረጸው? ብንል ፊደላት ለመጀመሪያ ጊዜ የቀረጸው ሄኖክ ነው። ሄኖክ ማለት የአዳም ሰባተኛው ትውልድ እንደ መጽሐፈ ሄኖክ የሚባልን የጻፈ በህይወተ ስጋ ያለ አሁን ማለት ነው። እሱ አባታችን ፊደላትን ቀረጸ። አዳምን ደግሞ የዘመናትን አቆጣጠር ቆጥሮ ለትውልድ አስተላለፈልን ማለት ነው። ስለዚህ የዘመናትን አቆጣጠር ከየት የመጣ ነው? መነሻው ብንል ከአዳም የመጣነው ማለት ነው። ስድስት የሚለው ግን ለዘመን አቆጣጠር ብቻ ሳይሆን የአንድ ነገር መለካት እንጠቀምበታለን። ለምሳሌ አንድ ቻርጅ ስንት ሶኪት አለበት ብንል? አንድ ሰው ስድስት ነው ሲለን በስድስት ለስድስት ሰው ያደርጋል ማለት ነው። ስለዚህ ስድስት ምን ገለጠልን ብዛትን የሚገልጽልን ማለት ነው። ስድስት ሀሳቡን ወደ መጨረሻ ስናጣቃልለው አንድ ነገር የብዛት መለኪያ ማለት ነው። የቁጥር መለኪያ ነው በቁጥር መልክ የሆነ ጊዜም ሊገድብልን ይችላል ማለት ነው።

ሪፖርት የሚለው ቃል ምንድነው? ብለን ስንፈትሸው ሪፖርት የሚለው ነገር አንድ ነገር ስናስተላልፍ ማለት ነው። ሪፖርት የሚለው ትክክለኛ ትንታኔን መስጠት እንችላለን። ለምሳሌ አንድ ሰው ስራ ለመቀጠር ሪፖርት ያቀርባል ይባላል ይሄ ሪፖርት ምንድነው? አንድ ሰው ወደ ስራውን ለመግባት የሚያስፈልገውን ከእራሱ የሚያስፈልጉትን ለስራው ተመሳሳይ የሆነው የሙያው ችሎታ ሊሆን ይችላል ወይም ሌላ ሌላ ሊሆን ይችላል ለእነሱን ወደ የሆነ ድርጅት የሚያቀርበው ምን ይባላል ሪፖርት ይባላል ማለት ነው። ሌላው ቀርቶ ደግሞ ሪፖርት ምንድነው? ብለን ስንመለከት ሪፖርት ማለት ደሞ ሌላኛው ዋነኛው ጥቅሙ ምንድነው ስንል። ሪፖርት በእያንዳንዱ ቀን ያስፈልገናል። ለምሳሌ አንድ የመርካቶ ነጋዴ ወይም በአንድ በንግድ ላይ የተማሰረተ ሰው በየቀኑ ሪፖርት ለአለቃው ማድረስ ይኖርበታል። ሪፖርት ምንድነው? ስንል የቀኑ ውሎን የሚገልጽልን ማለት ነው። ሪፖርት ስናደርግ ምን አይነት ሪፖርት መሆን አለበት። የሚለው ግን እያንዳንዱ ዝም ብሎ ያጋጠመን ችግር ይሁን ያጋጠመን ነገር ማቅረብ ሳይሆን ምን አይነት ነገር ነው ብለን መመርመር ይኖርብናል። ለምሳሌ እኔ ሪፖርት እማደርገው ማታ ማታ ሪፖርት እጽፋለሁ ማለት ነው። ወይም አቀርባለሁ ይሄ ሪፖርት እንዴት መሰላችሁ? በቀን ውስጥ ምን አይነት ትርፍ እንዳገኘው ምን አይነት ትርፍ ማለት ነው። ለምሳሌ ስንት ደንበኞች መጥተው ስለዛ ነገር ምን አይነት ተቀባይነት ኖረው ወይም እነዚህ ደንበኞች ደሞ ምን አይነት ለዛ እቃ እርካታ ተሰማቸው የሚለው ነገር እተነትናለሁ ወይም እረዳዋለሁ እገልጥበታለሁ ማለት ነው። ስለዚህ ይህንን በማድረጌ ደግሞ ለራሴ በጣም ደስታ ይሰማኛል። አንደኛው በየቀኑ ሪፖርት ስለ ትርፌን ስጽፍ ለቀጣይ ደሞ በምን ያህል ትርፍ መሄድ መፍጠን እንዳለብኝ ነገር እረዳዋለሁ ማለት ነው። ካልሆነ ሪፖርት የማላረግ ከሆነ ትርፌን ሪፖርት እማልጽፍ ከሆነ ግን የእርካታ ስሜትም አይሰማኝም ማለት ነው። ስለዚህ ሰዎች የእርካታ ስሜት ስሜት እንዲሰማቸው በየቀኑ ሪፖርትን መቆጣጠር ይኖርበታል ማለት ነው። የሪፖርት ማለት የመዝገብ አያያዝ አያይዘን የሚቀመጥ ሰው ያስፈልገናል። ሪፖርት ስንል በአንድ ስራ ውስጥ ሪፖርት የሚቀርበው ምንድነው? ለበላይ የሆነ ሰው ማለት ነው። ስለዚህ ሪፖርት የምናደርገው ትርፋችንን ብቻ ሳይሆን ኪሳራችንም ሪፖርት ማድረግ ይኖርብናል። ለምሳሌ አንድ እቃ አንድ እቃ ገዝተን ያ እቃ ከስረን ብንሸጠው ወይም ኤክስፓየርድ ሆኖ የብልሽት ቀኑን ቢያበቃ ይህ ኪሳራ ይበላል ማለት ነው። ስለዚህ ይህን ኪሳራ የሆነበት ምክንያት ደግሞ ሪፖርት መደረግ ይኖርበታል። በምን ምክንያት ነው? እንደዚህ የሆነው ለምን እንደዚህ ሆነ የሚል ትንታኔን መረዳትና መግለጽ ያስፈልገናል ማለት ነው። ካልሆነ ግን ዛሬ ከስረን ነገም ልንከስር እንችላለን ለምሳሌ የአገልግሎት ጊዜውን ያበቃ አንድ እቃ ሪፖርት ካልተደረገ ቀጣዮቹ ያሉ እቃዎችም ደሞ ተመሳሳይ የሆነ እጣ ለዛኛው ያጋጠመው ሁለተኛ ኪሳራ ሊያገደርሱብን ይችላሉ ማለት ነው። ስለዚህ ሪፖርት ተደርጎ ደሞ ሊመረመርና ሊፈተሽ ይገባዋል። አንድ የስራ ዋና መሪ ወይም አለቃ የሚባለውን እሱ ሪፖርትን ተቀብሎ እነዚህ ሪፖርቶችን የማይፈትሻቸው ከሆነ ምንም ጥቅም የለውም ማቅረባችን ምንም ትርጉም አይኖረውም ማለት ነው። ስለዚህ ትርጉም እንዲኖረው ያ የሰራነው ስራ መመርመር እና መረዳት ከዚያ ሪፖርትን ማቅረብ ይኖርብናል ማለት ነው። ስለዚህ እንደዚህ ስናረግ ስለ ስራው የተሻለ ጥንቃቄና የተሻለ እውቀት ሊኖረን ይችላል ማለት ነው። ካልሆነ ሪፖርት ዝም ብለን ጽፈን ጽፈን ከዚያ ሄደን ደሞ ተቀባይነት ከሌለው ግን ለእኛ ነው ኪሳራው የሚሆነው ማለት ነው። ምክንያቱም ሪፖርት ስናደርግ ብዙ ጥንቃቄ አድርገን ነው የምንወስደው እያለ ነው። ስለዚህ ይህንን ኪሳራ መድረስ እኛ የሰው ልጆች ሊገባን አይገባም ማለት ነው። ስለዚህ ሪፖርት ምንድነው? ስንል የአንድ ነገር ውሎ የአንድ ነገርን የሚገልጽ ስለእሱ የሚገልጽ ወደ ከፍተኛ የሆነ አካል የምናደርሰው ማለት ነው። ከዛ ቀርቶ ደሞ ሪፖርት ለራሳችንም መጻፍ እንችላለን ማለት ነው። ስለ ስራው ባህሪ ሪፖርት ለራሳችን ስንጽፍ ስንጽፍ እና ስንመረምረው ስንረዳው ይህ ሪፖርት እየተባለ ይታወቃል ማለት ነው። ስለዚህ ሪፖርት ማድረግ በሰለጠኑ አለማት በጣም የተለመደ ነው። ለምሳሌ እንደ ጀርመን እንደ ሀገራት አውሮፓ እንደ ሳውዲ አረቢያን ሀገሮች ሪፖርት ስለ ስራቸው በየቀኑ ያደርሳሉ ይሄ ደግሞ ከማንም በላይ ሊደገፍ የሚገባው ሀሳብ ነው።

ሆቴል የሚለው ቃል ዋነኛው የምንጠቀመው በከተማ ለሚኖር ማህበረሰብ ነው በገጠር የሚኖር ማህበረሰብ ስለ ሆቴል የሚያውቀው አንድ ነገር ላይኖር ይችላል ማለት ነው። ሆቴል ግን ምንድነው ብለን? ሀሳብ ስንረዳው ሆቴል የምንለው የተለያዩ ምግቦችና መጠጦችን የሚሸጥበት ደንበኞችን ቁጭ ብለው የሚበሉበትና የሚጠጡበት ቤት ምን ይባላል ሆቴል ይባላል ማለት ነው። ሆቴል ከቦታ ለቦታ ሊለያዩ ይችላሉ እንደየሀገሩ ልዩነት ማለት ነው። ለምሳሌ በአንድ ሆቴል ውስጥ የሚሰሩ ስራዎች በሌላ ላይሰሩ ይችላሉ። ሆቴል ግን ሙሉ በሙሉ ያጠናቀቀ ነው ምግብም ያለበት መጠጥም ያለበት ሁሉን ነገርን የተሟላበት ሆቴል ይባላል ማለት ነው። ከእሱ አነስ ያሉ ደግሞ ሬስቶራንቶች ይባላሉ። ሬስቶራንቶች ደግሞ ልክ እንደ ምግብ እና ቀለል ያሉ የለስላሳ መጠጦችን የምንጠጣበት ሬስቶራንት ይባላል። ከፍ ያሉ ግን እስከ ትላልቅ ምግብ የሚባሉትን የተዘጋጀበት እንደ ስጋ አሳ ሁሉን የምግብ ነገሮችን የያዙ ከሆነ ግን ሆቴል ይባላሉ ማለት ነው። ሆቴል የት ታውቃለህ? ብላችሁ ከጠየቃችሁኝ ሆቴል የማውቀው እኔ ከቤቴ ነው። ምክንያቱም እኔ ድሮ ያደኩበት በገጠር ማህበረሰብ ቢሆንም አሁን ወጥቼ ወደ አዲስ አበባ ነው ያለሁት። እና በአካባቢዬ በጣም ብዙ ሆቴሎች እና ሬስቶራንቶች አሉ። እነዚህ ሆቴሎች ምንድን ናቸው ስንል? እነዚህ በጣም ከፍተኛ የሆነ ትርፍ የሚያገኙ ናቸው። አብዛኛው የአለማችን ሀብታሞች የምንላቸው የኢትዮጵያውያን የምንላቸው እያንዳንዱ ሰው ሆቴል አላቸው። ሆቴል የሌለው ሀብታም ሊኖር አለ ብዬ አላስብም። ምክንያቱም እያንዳንዱ ሀብታም ሆቴል ይከፍታል ሆቴል የሚከፍትበት ምክንያት ደግሞ እዛ ሰዎች ትልቅ ብራቸውን እዛ ስለሚያፈሱበት ምክንያት ማለት ነው። ለምሳሌ አንድ ሰው ከልጆቹና ከሚስቱ ጋር ሆኖ ሆቴል ቢገባ ጥብስ ወይም የተለያዩ ምግቦችን ቢያዝዝ ስለ ምግቡ በጣም ብዙ ወጪ ያወጣን ማለት ነው። ለምሳሌ አንድ ሰው በቀላሉ እስከ አስር ሺህ በአንድ ሆቴል ሊያፈስ ይችላል ማለት ነው። ስለዚህ በአስር ሺህ ከአስር ሺህ ያወጣውን ቢያንስ ያ ሆቴል ስንት ትርፍ ያገኛል ወደ አምስት ሺህ ማለት ያተርፋል ስለዚህ ይሄ የሚያተርፈው ከአንድ ሰው ነው። ከሌላ ሰዎች ሳይሆን ከአንድ ሰው እስከ አምስት ሺህ ያህል ትርፍ ይኖራቸዋል ማለት ነው። ስለዚህ እነዚህ የሚያተርፉ ሰዎች በጣም የሚገርሙና ሊበረታቱ የሚገቡ ሰዎች ናቸው። በኢትዮጵያውያን ግን አሁን አሁን ሆቴል መክፈት በጣም እየከበደ ያለ ነገር ነው። እንዴት መሰላችሁ? እየከበደበት ምክንያት አንደኛው የመንግስት ግብር ማለት ነው። ግብር መንግስት ለእነዚህ ሆቴሎች በጣም ከፍተኛ የሆነ ግብር ይጠይቃል። ይህ ግን መሆን የለበትም። እያንዳንዱ ከፍተኛ ግብር ከሚጥል መጀመሪያ ሊበረታቱ ይገባል ሁለት አመት ከዚያ በላይ ሊሰሩ ይገባል ማለት ነው ከዚያ በኋላ ከጠነከሩ በኋላ ግብርን ቢከብሉ ምንም አይደለም ይቀላል ማለት ነው። ካልሆነ ግብር ግን በአንዴ ሲጫንባቸው ሰዎች ስራ ከመጀመራቸው በፊት አሁን እየተደረገ ያሉት ምንድነው? መጀመሪያ ግብርን መጣል ነው ማለት ነው ስለዚህ ስራን ሳይሰራ የግብርን ይከፍላል ማለት ነው። ይሄ ትልቅ ስህተት ሊሆን የማይገባው መንግስት አትኩረት ሰጥቶት ሊረዳው የሚገባ መስሎ ይታየኛል ማለት ነው። ካልሆነ ግን አብዛኛው ሆሄቶሎች እያየናቸው ያለውን የሚዘጉበት ምክንያት ዋናኛ ምክንያት ምንድነው ብንል? ትርፉ በዝቶባቸው ሳይሆን ያ የሚሰጣቸው በመንግስት ያለ ግብርን በጣም ከፍተኛ የሆን ስለሆነ ማለት ነው። ለምሳሌ ስንሄድ እንደ በኢትዮጵያውያን በጣም ጎበዞች የሆኑ እንደ ከባባድ የሆኑ የንግድ ሰዎች አሉ። እነዚህ ሰዎችን የሚገርመው ነገር የመጀመሪያ የሚከፍቱት ምንድነው? ሬስቶራንት እና ሆቴል ነው ማለት ነው። ይህ የሚያስረዳን ምንድነው? ሆቴሎች በጣም ከፍተኛ የሆነ ትርፍን ማትረፍ እንደሚቻል ነው እያስረዱን እየተረዳናቸው ያለነው ማለት ነው። ስለዚህ በአንድ ሆቴል በቀን በቀን እስከ አንድ ሚሊዮን ያህል ብር ግብአት ሊኖረው ይችላል ትርፍ ሊያገኝ ይችላል ማለት ነው። ስለዚህ እስከ አንድ ሚሊየን ያህል ገንዘብ ትርፍ የሚያስገኙ ሆቴሎች ብንገነባ ለነዚህ ከፍተኛ የሆነ ግብር መጠን ቢጣልላቸው ጥሩ ነው። ገና አነስተኛ የሆኑ ገና ሰዎች ያልገቡዋቸው ያልተለማመዱዋቸው ሆቴሎች ግን ግብር ከፍተኛ ሲጣልባቸው ለእኛ በጣም ከፍተኛ ኪሳራ ይዳረግብናል ማለት ነው። ስለዚህ እንደዚህ እንዳይሆን ሰዎች ሆቴሌን በአግባቡ ጠንቅቀው መረዳት ማወቅ ይኖርባቸዋል ሲከፍቱም ደግሞ አካባቢን ሰው የበዛበት መሆን አለበት ማለት ነው። ስለዚህ ይሄን ይመስላል የሆቴል ትንታኔውና የምንረዳው